የምወደው ፍራፍሬ አይነት ብዙዎቹን እወዳለሁ ያው ማንጎ እወዳለሁ ብሩትካን ፓፓያ ሙዝ ሁሉንም አብዛኞቹን እወዳቸዋለሁ ማለት ይቻላል። ግን የበለጠ ደግሞ ከተባለ ማንጎ በጣም እወዳለሁ እንዲሁም ብርቱካን ማለት ነው። አንደኛ ማንጎ ሁለተኛ ብርቱካን ሶስተኛ ሙዝ አራተኛ አቮካዶ ማለት ነው። በደረጃው እናስቀምጣቸው ከተባለ ግን እጅግ በጣም የምወደው በቁጥር አንድ ማንጎን ነው ብሎ መውሰድ ይቻላል። ምክንያቱም ማንጎ ጣፋጭም ነው ለሰውነትም በጣም ጠቃሚ ንጥረ ነገር ስላለው ማለት ነው።

ኮከቦችን መመልከት በጣም ነው የምወደው በተለይ ማታ ማታ ላይ ማለት ነው ቀና ስንል አንደኛ የብርሃናቸው ሁለተኛ ቅርጻቸው በጣም ደስ ይለኛል እመለከታለሁ ብዙ ጊዜ ማታ ማታ ከወጣሁ ቀና ብዬ ወደ ሰማይ አያለሁ። እና እንድንመለከት እንድንመለከት የሚያደርገኝ ደግሞ የነሱ በጣም ደስ የሚል ብርሃንና የሚሰጡት ፍንጣቂ ማለት ነው። እሱ በጣም ስለሚያስደስተኝ ማታ ማታ ላይ በተለይ ወጣ ስል አያቸዋለሁ።

የድርጅቱን ባህል እወደዋለሁ በተለይ የምሰራበትን ድርጅት ባህል ማለት ነው በ ስርዓትና በህግ ስለሚመራ በጣም እወደዋለሁ። አንድ ድርጅት በህግና በስርዓት የሚመራ ሲሆን በጣም ደስ ይላል። ምክንያቱም ህግና ስርዓት የሌለበት ስርዓት አልበኝነት ስለሚዳብር። ህግና ስርዓት ያለበት በጣም ወሳኝ ነው። እና እሱን በጣም እወደዋለሁ። የድርጅቴን ባህል

በእጅ የሚሰራ ስራ እሰራለሁ ብዙ ጊዜ ማለት ነው። ለምሳሌ የሚነካኩ ነገሮች በእጅ የሚሰካኩ ነገሮች እንዲሁ ደግሞ በእጅ የሚሰፉ ነገሮች እንዲሁ ደግሞ በእጅ በተለያየ መንገድ የሚስተካከሉና የሚበላሹ ነገሮች። ሞካክራለሁ ማለት ነው ያ ፍላጎቱ በጣም ስላለኝ እነሱን ነገሮች በጣም ነው የምወዳቸው የምሰራቸው የምሞክራቸው

ቀዝቃዛ አየር በጣም እወዳለሁ እኔ እንደውም ብዙ ጊዜ በጣም ሞቃት አየር አልወድም። ምክንያቱም ምንድነው? ሰውነቴ በተፈጥሮ ቀዝቃዛ ስለሚፈልግ ቀዝቃዛ አየርም በጣም ነው የምወደው እና። እንደውም አየርም ቀዝቃዛም ክረምትም እወዳለሁ። ክረምት ቀዝቃዛ ነው እና በዛም ምክንያት ቅዝቃዜ በጣም ይመቸኛል። እኔ ብዙ ሰው ግን ነው ያው ሙቀት ነው የሚወደው። እኔ ግን ያ አይመቸኝም

እኔ የምወደው ፍራፍሬ እንግዲህ ብርቱካን ነው። በእርግጥ ሙዝ እንዲሁም ደግሞ ማንጎ አቮካዶ ሀባብ የመሳሰሉትንም እወዳለሁ። ግን አንደኛ ምረጥ ብባል የምወደው ማንጎን ነው። የሚሆነው ምክንያቱም ማንጎ በጣም ጣፋጭ ነው። በጣም ከልጅነቴ ጀምሮ እሱን እመገበው ስለነበር እንደተላመድኩት ቀረሁ። እና ለዛ ነው እንግዲህ በጣም የምወደው ማንጎን ማለት ነው።

አዎ በጣም ብዙ ሰነዶችን አዘጋጃለሁ እኔ አስተማሪ እንደመሆኔ መጠን። እጅግ በጣም ብዙ ሰነዶች አሉ እነሱን አዘጋጃለሁ ለምሳሌ የተማሪዎች የማርክ መያዣ ሊሆን ይችላል ሌሰን ፕላን ሊሆን ይችላል ማስታወሻ ሊሆን ይችላል። እንደውም ደግሞ ሌሎች ሌሎች ነገሮች ፈተና ሊሆን ይችላል እነሱ እነሱን ነገሮች በሙሉ። አዋጣለሁ እነዚያ ብዙ ሰነዶች ናቸው ማለት ነው። ስለዚህ ሰነዶችን በጣም ብዙ ሰነዶችን አዘጋጃለሁ

መፍጨት እንኳን አላቅም እንግዲህ አሁን ላይ ዘመናዊ ወፍጮና ባህላዊ ወፍጮ አለ ባህላዊ ገጠር አካባቢ ያለው ነው። ዘመናይ ደግሞ ከተማ ትንሽ የገጠር ከተማ አካባቢ ያለ ነው። አሁን በርግጥ በየገጠሩም ሄዷል። ስለዚህ እህል መፍጨት አልችልም እኔ ራሴ መፍጨት አልችልም ግን አስፈጭቼ አውቃለሁ ወፍጮ ቤት ሄጄ እህል አስፈጭቼ አውቃለሁ። እንጂ እኔ በራሴ ያንን ነካክቼ ምን ብዬ ፈጭቼ አላውቅም። ወይም በባህላዊም በዘመናዊም ማለት ነው አዎ

የመንገድ ላይ ምግብ አልፎ አልፎ ነው የምገዛው ብዙ ጊዜ አልገዛም። ግን በጣም ከራበኝ እገዛለሁ ምክንያቱም ጨጓራዬ የጨጓራ ባክቴሪያ ስላለብኝ እሱን ለመከላከል ሲባል በተወሰነ መልኩ እገዛለሁ። ግን አዘውትሬ የምገዛበት ነገር የለም። በርግጥ አዘውትሬም ማልገዛው ለምንድነው ስለማይረባኝ ነው። የምገዛውም ሲርበኝ ብቻ ስለሆነ ነው

የድርጅት ዝግጅቶች ላይ እሳተፋለሁ። ያው ብዙ ጊዜ እሳተፋለሁ፤ ግን ከአቅም በላይ የሆነ ችግር ሲያጋጥመኝ ደግሞ የማልሳተፍበት አጋጣሚም አለ። ግን ብዙ ጊዜ ያው ደስ ብሎኝ የድርጅት ስለሆነ ድርጅት ስራ ክንዋኔ የሚመራበት ስለሆነ ስብሰባው ላይ በሚገባ ቁጭ ብዬ እሳተፋለሁ። እስከመጨረሻው ድረስም ተከታትዬ ነው ምወጣው።

አዳዲስ የስራ ግንኙነቶችን እፈጥራለሁ ምክንያቱም ምንድነው ያው በስራ ጉዳይ ላይ ከሰዎች ጋር እገናኛለሁ ስለዚህ ስገናኝ ደግሞ ለኔ ለስራዬ ቅልጥፍና በጣም ስለሚያግዘኝ አዳዲስ የስራ ግንኙነቶችን እፈጥራለሁ ያው ሁል ጊዜ የማደርገው ነው ማለት ነው። ይሄ ደግሞ ለምንድነው እንዳልኳችሁ የሚጠቅመኝ ስለሆነ ለኔ ለወደፊት እንቅስቃሴ በጣም ጠቃሚ ስለሆነ እጠቀመዋለሁ ግንኙነት እፈጥራለሁ ማለት ነው። ግን ግንኙነት ስፈጥር ብዙ ጊዜ ምንድነው ለኔ አስፈላጊ የሆነ ግንኙነት ሲሆን ብቻ ነው እንጂ ከዛ ውጪ ከሆነ እንደማንኛውም ግንኙነት አይደለም የማየው።